በተለይ እኔ የማከብረው ልደት በዓል የኢየሱስ ክርስቶስ ልደት በዓል ትንሳኤን በጣም ነው የማከብረው እና እንደ ሌሎች በዓላት አይደለም ማከብራቸው ለየት ባለ መልኩ። የኢየሱስ ክርስቶስ ልደት በዓል እና። ይሄ ዘመን መለወጫ በተለይ ማለት ዘመን መለወጫ እኛ ጋር አብዛኛውን ጊዜ የሚያከብሩት ከተማ አካባቢ ስለሆነ ብዙም ጊዜ እንትን ትኩረት አንሰጥም። ግን ዞሮ ዞሮ የምናከብረው ዘመን መለወጫውም። እንደ አንድ እንደ እንትን በዓል ሳይሆን ያው ምግብ ሰው ምግብ ተጠራርቶ ምናምን ስለሚበላ አዲስ ዘመንም ስለሆነ። ለዛ አዲስ ዘመን በዓላትን እናከብራለን። እንጂ ግን ዞሮ ዞሮ የእንትን በዓላትን የምናከብረው ማለት ነው። የምናከብረው የእንትን በዓላት የግል ማለት የተለያዩ በዓላትን የምናከብርበት ግዴታ የለብንም ማለት ነው